አዎ እኔ ጥፍሬን መቁረጥ በጣም አስፈላጊ ነው የግል ንጽህና ልምድ መሆኑን አምናለሁ ስለዚህ አዎ ጥፍሬን እቆርጣለሁ ማለት ነው። ጥፍር መቁረጥ ቀላል ነገር ቢመስልም በጤና በንጽህና በውበት እና በማህበራዊ ግንኙነት ላይ ትልቅ ተጽዕኖ አለው ብዬ አምናለሁ ስለዚህ ጥፍር መቁረጥ የእለት ተእለት የህይወቴ አካል ነው በየጊዜው በጥንቃቄ እፈጽመዋለሁ ማለት ነው። መጀመሪያ ጥፍር መቁረጥ ከጤና አንፃር እጅግ ጠቃሚ ነው ረጅም ጥፍር ቆሻሻና ባክቴሪያን በቀላል ይይዛል ማለት ነው ይህ በእጅ ምግብ ሲበላ ወይም አይንን ፊት ሲነካ በሽታ ሊያስከትል ይችላል ማለት ነው። እኔ ጥፍሬን በአጭር መቆየት በባክቴሪያ እና በፈንገስ በሽታዎች መጋለጥን ቀንሳለሁ በተለይ የእግር ጥፍር ረጅም ከሆነ ወደ ስጋ መግባት እና መፍጠር ይችላል ስለዚህ በየጊዜው መቆረጥ እጅግ አስፈላጊ ነው ማለት ነው። ሌላው ጥፍር መቁረጥ ከንጽህና አጻር ትልቅ ሚና አለው ንጹህ እጅና አጭር ጥፍር ሰው ንጹህ እና የራሱን ንጽህና የሚጠብቅ መሆኑን ያሳያል ማለት ነው። እኔ ጥፍሬን ሳልቆርጥና እጄን ብዙ ጊዜ ቆሻሻ እንደምትይዝ እንደሚይዝ አውቃለሁ ስለዚህ መቆረጥና በመታጠብ ራሴን እጠብቃለሁ ማለት ነው። ይሄ በተለይ ልጆች ካሉ ቤቶች ውስጥ ቤታችን ውስጥ እጅግ አስፈላጊ ነው ምክንያቱም ለልጆች በፍጥነት በሽታ ሊያጋጥማቸው ይችላል። ይሄ ማለት ህፃናት ቤት ውስጥ ካሉ ግዴታ የእጃችንንም ሆነ የጥፍራችንን ንጽህና መጠበቅ ስላለብን ጥፍራችን ውስጥ ብዙ የተለያዩ አይነት ቆሻሻዎች ሊገቡ ስለሚችሉ ይህ ቆሻሻ ደግሞ ለህፃናት በተለይ ምግብ ስናዘጋጅ ስናጥብ ስናጸዳቸው ምናምን የተለያዩ ነገሮች እጃችን ላይ ቆሻሾች ካለ ይሄ ደግሞ ሌላ ችግር እና ህፃናት ላይ ሌላ በሽታ ሊያመጣ ስለሚችል ግዴታ ለእነሱም ስንል ለራስም ጤና ሲባል መጠንቀቅ ያው ጥፍር መቁረጥ ግዴታና ወሳኝ ብዬ ነው እኔ አምናለሁ ማለት ነው ስለዚህ በደንብ አድርጌ ነው ጥፍር የምቆርጠው ማለት ነው። ሌላው ጥፍር መቁረጥ ከውበት አንፃር ደግሞ አስፈላጊ ነው አጭር እና ተደራሽ ጥፍር እጅግ ያማረ ያደርገዋል። እኔ ሰዎች ሳገኝ ንጹህ እጅ እንዲያዩ እፈልጋለሁ ይህም ራሴን በመከበር እና ሌሎችም በመከበር እንደምኖር ያሳየኛል። በተለይ በስራ ቦታ ወይም በፊት ስገናኝ ጥፍሬ የተቆረጠ መሆኑ ትልቅ አስተያየትን ይፈጥርልኛል እንደዚሁም በራሴ እንድትማመን ያደርገኛል ማለት ነው። ምንም አይነት ጥፍር እጄ ላይ ባለመኖሩ እጄ ንጹህ ስለሆነ ከማንም ሰው ጋርም ያው በቃ ራሴ በራሴ ተማምኜ ዘና ብዬ እንድውል ያደርገኛል ማለት ነው። ነገር ግን ጥፍሬ ያው ረዘም ያለ ጥፍር ሲኖር ጥፍር ውስጥ ብዙ ጊዜ ብናጸዳም በተለያየ ምክንያት ወዲያውኑ ጥፍር ቆሻሻ መያዙ ስለማይቀር ሰው ፊት ስንቀርብ ደግሞ የሰውን ትኩረት እንስብና ጥሩም ስለማይሆን ለራስ ክብርም ጥሩ ስላልሆነ ግዴታ ጥፍሬን እቆርጣለሁ ማለት ነው። ሌላው ሌላው ደግሞ ጥፍር መቁረጥ ከደህንነት አንፃር ተቃሚ ነው። ረጅም ጥፍር ሰውን ሊጎዳ ይችላል። ራሱንም ሊቆርጥ ይችላል እኔ ጥፍሬን ሳልቆርጥ ነገሮች ሲይዝ ወይም ስሰራ እንደምትሰበርና እንደምትጎዳ አውቃለሁ ስለዚህ በጊዜው መቁረጡን አመርጣለሁ ማለት ነው። ምክንያቱም ወይ ባላሰብኩት ሰዓት ያደገ ጥፍሬ ሲሰበር ወይም ሌላ ጉዳት ስለሚኖረው ህመም ሊኖረው ስለሚችል ቶሎ ብዬ በጊዜው በአግባቡ ጥፍሬን እቆርጣለው ማለት ነው። ጥፍሬን መቁረጥ የሚከተሉ ሂደት አለው ማለት ነው መጀመሪያ እጄን በውሀና በሳሙና እታጠባለሁ ይሄም ጥፍሩ እንዲለሰልስ ያደርገዋል ማለት ነው። ከዚያ ንጹህ ጥፍር መቁረጫ እጠቀማለሁ ይሄ የምጠቀመው ጥፍር መቁረጫ የራሴ የግሌ ብቻ የምጠቀምበት ጥፍር መቁረጫ ነው ማለት ነው። ከዛ ጥፍር ከተጠቀምኩ በኋላ በቀስታ ቆርጠዋለሁ ማለት ነው። እንጂ አልጣደፍም ምክንያቱም ቶሎ ቶሎ ዝም ብዬ አገኘው ብዬ አልቆርጥም። ይሄ ደግሞ በጥንቃቄ ካልተቆረጠ የመው እጅን ሳ በስህተት ጥፍሬን በአግባቡ ላልቆርጠው ይችላል የጥፍሬን ውበት ሊያበላሽ ስለሚችል እንደገና ተሳስቼም ወደ ስር ገብቼ ጥፍሬን ልቆርጥና ሊደማብኝ ስለሚችል በጥንቃቄ አድርጌ ጥፍሬን እቆርጣለሁ ማለት ነው። በተለይ የእግር ጥፍር ቀጥታ መቆረጥ እንዳለበት እጠነቀቃለሁ እንዳይገባ ወደ ስጋ ማለት ነው። ወደ ስጋ ሲገባ ስጋን ከነካ ሊደማ ስለሚችል ማለት ነው። በመጨረሻ ጥፍሬን በፋይል እስኪ እስከሚረጋ ድረስ ስቃል እስቃለው ነው። በአጠቃላይ ጥፍሬን መቁረጥ ለኔ ቀላል ነገር ብቻ አይደለም የጤና ጥበቃ የንጽህና ልምድ የውበት እና የራስ ክብር መግለጫ ነው ስለዚህ ጥፍሬን በየጊዜው እቆርጣለሁ ንጹህ እና ጤናማ ህይወት ለመኖር ስለምፈልግ ማለት ነው። ስለዚህ ጥፍሬን በአግባቡና በተገቢው ሁኔታ እንዳስፈላጊነቱ በደንብ አድርጌ ጥፍሬን በየጊዜው በየሳምንቱ እየተከታተልኩኝ እቆርጣለሁ ማለት ነው። ይሄም በየሳምንት የመጨረሻ ቀን እሁድ ቀን ላይ ጥፍሬን በደንብ አድርጌ አጸዳለሁ አጥባለሁ ማለት ነው።

አዎ የቃ ቁጥጥር አደርጋለሁ የቃ ቁጥጥር ማድረግ በእለታዊ ህይወቴ ውስጥ በጣም አስፈላጊና ወሳኝ የሆነ ነገር ነው ማለት ነው። የቃ ቁጥጥር ማለት ያሉኝን እቃዎች መቆጣጠር መመዝገብ መከታተል እና በአግባቡ መጠቀም ማለት ነው። ይህ ልምድ በቤት በስራ ቦታ በትምህርት ቤት እና በንግድ ሁኔታ ውስጥ ትልቅ ጥቅም አለው ማለት ነው። እኔ የቃ ቁጥጥር በመስራት ጊዜ እና ገንዘቤን እናሃይሌን እንቆጥባለን ማለት ነው። መጀመሪያ ቁጥጥር ከስርዓት አንፃር እጅግ አስፈላጊ ነው እቃዎች በስርዓት ሲደረጉ በፍጥነት መፈለግና መጠቀም ይቻላል ማለት ነው። እኔ እቃዬን በመደብ እከፋፍላለሁ የቀን ተለት እቃዎች አስፈላጊ ሰነዶች የስራ መሳሪያዎችን አሃ አሃ እና የግል ንብረቶችን በተለያዩ ቦታዎች እጠብቃለሁ የስርዓት ንብረቴ እንዳይበተንና እንዳይጠፋ ይረዳኛል ማለት ነው። ሌላው የእቃ ቁጥጥር ከኢኮኖሚ አንፃር ትልቅ ጥቅም አለው። ያለኝን እቃ በትክክል ስከታተል ያልተፈለገ ግዢ እንዳልፈጽም ያደርገኛል ለምሳሌ ቀዳም ያለኝን እቃ ሳላውቅ ዳግመኛ መግዛት እችላለሁ ይህም ገንዘብ መባከንን መባዘን ነውና። እኔ የቃ ዝርዝር በመያዝ እና በየጊዜው መፈተሽ ገንዘቤን እጠብቃለሁ በደንብ እጠብቃለሁ እቆጣጠራለሁ እከታተላለሁ ማለት ነው። የእቃ ቁጥጥር ከልህነት አንፃር ደግሞ አስፈላጊ ነው። አንዳንድ እቃዎች እንደ መዲሃኒት የኤሌክትሪክ መሳሪያ ወይም የአስከባር ንጥረ ነገሮች በደግሞ ይነታ ካልተቆጠሩ አደጋ ላይ ሊያስከትሉ ይችላሉ እኔ እነዚህን እቃዎች ከልጆች እጅ ርቀው እንዲቀመጡ እጠብቃለሁ በመጠቀም ቀንም እና መመሪያዎችን እከታተላለሁ ማለት ነው። መመሪያዎችን በአግባቡ ተከትዬ እቃዎችን መጠቀም ለኔ ጥሩና ተቃሚ ስለሆነ ማለት ነው። ሌላው የእቃ ቁጥጥር ከሰነልቦና አንፃር ጥቅም አለው ተደራሽና የተደረገ አካባቢ ሰውን ያሳርፋል ጭንቀትን ይቀንሳል ማለት ነው። እኔ እቃዬን በስራ ሳደርግ አይምሮ ያርፋል ስራዬን በትክክል መስራት እችላለሁ። የተበታተነ አካባቢ ግን የማስተካከል ሀይል ይወስዳል ማለት ነው። የኔ እቃ ቁጥጥር ለማድረግ የሚከተሉ ሂደቶች አሉ ማለት ነው። መጀመሪያ የሉኝን እቃዎች ሁሉ እቆጣጠራለሁ ከዚያም አስፈላጊና ያላስፈላጊ እቃዎችን እለያለሁ ማለት ነው። የማልጠቃበት እቃ እሰጣለሁ ወይም እሸጣለሁኝ ወይም ለሰው እሰጣለሁ ወይም ደግሞ አስወግዳለሁ ማለት ነው። ሌላው ደግሞ ቀሪዎቹን እቃው በደንብ እና በምልክት እያደረኩኝ አደርጋለሁ ማለት ነው። እንዲሁም በየወሩ ወይም በየሳምንቱ እቃዬን እመልሳለሁ እመለከታለሁ በደንብ እከታተላለሁ እቆጣጠራለሁ ሁኔታዎችን እፈትሻለሁ ማለት ነው። የእቃ ቁጥጥር ማድረግ በጊዜ አጠቃቀም ላይ ትልቅ ጥቅም አለው እቃዬ በተደራሽ ሁኔታ ሲደረግ ማንኛውም ነገር መፈለግ ብዙ ጊዜ ብዙ ጊዜ አይፈጅብኝም ማለት ነው። ቁልፍ ሰነድ መሳሪያ ወይም የስራ ፋይል ሲያስፈልገኝ ቦታውን ቀድሜ አውቃለሁ ማለት ነው። ይሄ በስነስርዓት እቃዬን ክትትል ለቁጥጥር በማድረጌ ምፈለገውን ነገር በጊዜና በሰአቱ አገኘዋለሁ ማለት ነው። ይህን በቀን ውስጥ የማጣው ጊዜ በጣም ይቀንስልኛል ጊዜንም ለመቆጠብ ይረዳኛል ማለት ነው። በዚህ መንገድ የስራዬ ላይ ትኩረት ማድረግ እችላለሁ ውጤታማነቴ ይጨምራል ማለት ነው። በቤተሰብ ሁኔታ ውስጥ የቃ ቁጥጥር ማድረግ የመፍታተን ባህልን ያበረታታል ማለት ነው። የመተበበርን ባህል ያበረታታል ማለት ነው። እኔ እቃዎች የት እንዳሉ ለቤተሰብ አባላት እገልጻለሁ ሁሉም ከተጠቀመ በኋላ ወደ ቦታቸው እንዲመለሱ እነግራለሁ እንስማማለን ይህ ክርክርን ይቀንሳል እቃዬ የጠፋ ተብሎ ሌላ ጭቅጭቅ ውስጥ አንገባም ማለት ነው። ያሉ ጥያቄዎችን ያስወግዳል የት ነው ያለው እቃ ተብሎ አንጠያይቅም ቦታው የት እንዳለ ስለምናውቅ በቃ አግኝተን በጊዜ በምንፈልገው ሰዓት ያንን እቃ መጠቀም እንችላለን። በተለይ ልጆች የስርዓት እና የሀላፊነት ልምድ እንዲማሩ ይረዳል ማለት ነው። በስራ ቦታ ውስጥ የእቃ ቁጥጥን ማድረግ የባለሙያነት አንድ ምልክት ነው። ሀይሎች መሳሪያዎች እና ሳነዶች በትክክል ሲቆጠሩ ስራ በስራ ላይ መዘግየት አይኖርም። እኔ የስራ እቃዎቼን መመዝገብና በምልክት በመለየት ጉዳትን ጥፋትን እንዳይከሰት እጠነቀቃለሁ ማለት ነው። ይህ በሃላፊዎች ፊት ታማኝነቴን እና ተደራሽነቴን ያሳይልኛል ማለት ነው። በአካባቢ ጥበቃ አንፀርም የእቃ ቁጥጥር ጠቃሚ ነው። ያለኝን እቃ በትክክል ስትጠቀም እና ስጠብቅ ቆሻሻን እቀንሳለሁ የሚጠገን እቃዎችን እጠግናለሁ የማልጠቀምባቸው እቃዎች እንደገና እጠቀምምና ወይም ለሌሎች እሰጣለሁ ይህ የተፈጥሮ ሀብት ጥበቃ ይደግፋል ሀላፊነትንም ዩሮ ወርብ ያበረታል ማለት ነው። በአጠቃላይ የእቃ ቁጥጥር ማድረግ ለኔ ብቻ የእቃ ማስተካከል አይደለም የህይወት ስርዓት ነው። ጊዜን ይቆጥባል ገንዘቤን ይጠብቃል

ቅሬታዎችን መቀበል እና ማስተናገድ በህይወት ውስጥ ከሚያጋጥሙ አስፈላጊ ክህሎቶች አንዱ ነው። እኔ ቅሬታዎችን እንደ ችግር ብቻ አልመለከታቸውም። እንደ መማሪያና እንደ መሻሻያ እድል እመለከታቸዋለሁ ማለት ነው። ሰዎች ቅሬታ ሲያቀርቡ የሚያሳዩት ነገር አለ ወይም አልተከበርኩም ወይም ተጎዳው ስለዚህ ቅሬታን በጥንቃቄ መቀበል አስፈላጊ ነው ማለት ነው። መጀመሪያ ቅሬታ ሲቀርብ በጸጥታ እሰማለሁ የሚያቀርብልኝ ሰው እስኪጨርስ ድረስ አላቋርጠውም። በዝምታ በጸጥታ አዳምጠዋለሁ። አልከራከር፤ መከላከል አልጀምርም። ብዙ ጊዜ ሰዎች መፍትሄ ከመፈለጋቸው በፊት እንዲሰሙ ይፈልጋሉ። እኔ በአይን እገናኛለሁ፤ በራሴ እገመግማለሁ፤ እሺ እሰማለሁ ወይም እሺ እያልኩኝ በደንብ አድርጌ እሰማዋለሁ የሚል ምልክት እሰጠዋለሁ ማለት ነው። ይህ ሰውየው ያረጋጋዋል ቁጣውን የሚቀንስ እንዲቀንስ ያደርገዋል ወይም ይቀንሳል ማለት ነው። ስሜቱን እገነዘባለሁ ተናደሃል አልተደሰትክም እንደሚመስል ወይም ይሄ ነገር አሳዝኖሃል ብዬ በቃል እገልጻለሁ። ይህ ማለት በሙሉ እስማማለሁ ማለት አይደለም። ግን ስሜቱን እንደማስተውል ያሳያል ማለት ነው። ሰው ስሜቱ ሲከበር በቀላሉ ወደ መፍትሄ ይመጣል ማለት ነው። ሌላው ቅሬታን በግልጽ እገልጻለሁ እንዲሁም እጠይቃለሁ። ማለት ይህን ይሄ ነው ብዬ በመድገም እጠቀማለሁ ይህ ትክክለኛ መረዳት እንዳለ ያረጋግጣል። ከስህተት መረዳትም ይከላክላል። አንዳንድ ጊዜ ቅሬታ ከሚቀርበው ነገር ይልቅ ከታች የተደበቀ ሌላ ችግር ይኖራል። ጥያቄ መጠየቅ ይሄን ለመግለጥ ይረዳል። አራተኛ ሌላኛው ደግሞ ስህተት ካለ እቀበላለሁ። እኔ ስህተት ካደረኩ መከላከል አልሞክርም። ይቅርታ መባል አልፈራ አላፍርም ማለትንም አላፍርም ቀላልና ታማኝ ይቅርታ ብዙ ጊዜ ቁጣን ያጠፋል ማለት ነው። መተማመንም ይመልሳል። ሰዎች ፍጹም መሆኑን አይጠብቁም። ታማኝነት ይጠብቃሉ መፍትሄን እፈልጋለሁ ቅሬታ ብቻ መስማት አይበቃም ከዚህ በኋላ ምን እናድርግ ብዬ እጠይቃለሁ። አንዳንድ ጊዜ ፈጣን መፍትሄ እሰጣለሁ ማለት ነው። አንዳንድ ጊዜ ግን ጊዜ እንደሚያስፈልግ ልገልጽ እችላለሁ። ማለት ጊዜ ሊፈጁ የሚችሉ ቅሬታዎች ውሳኔ ለመስጠት ጊዜ የሚረዝም የሚሆን ከሆነ ያው እሱን ተረጋግቼ ወደ ቀጣይ መፍትሄ ለመሄድ ያው ጊዜ ሊፈጅብኝ ስለሚችል ያው እሱን በተረጋጋ ሁኔታ አስተውዬ እከታተላለሁ ማለት ነው። በስራ በታውስ ቅሬታዎች ሲስተናገድ በተጨማሪ ሙያነትን እጠብቃለሁ ማለት ነው። ግን አላደርግ የግል አላደርገውም ስሜታዊ ብቻ ስሜትን ብቻ አልከተልም። ህግና መመሪያን እከተላለሁ። ቅሬታ በተመዘገበ መንገድ ካስፈለገ እመዘግባለሁ ተከታታይ እርምጃ እወስዳለሁ። ይህ ፍትሃዊነትን ያረጋግጥልኛል። ከቤተሰብና ጓደኛ ጋር ደግሞ ቅሬታዎች በፍቅር እቀበላለሁ። እዚህ ግንኙነት ነው ዋናው ማሸነፍ አይደለም። አንዳንድ ጊዜ ማን ትክክል ነው ከሚል ጥያቄ ይልቅ እንዴት እንደምንገናኝ እንቀጥላለን ብዬ እጠይቃለሁ ማለት ነው። ቅሬታዎች ማስተናገድ ሲከናወን ራሴን መቆጣጠር በጣም አስፈላጊ መሆን አውቃለሁ። ቅሬታ በቁጣ ሲቀርብ እንኳን እኔ ድምፄን አልከፍትም ቃላትን እመርጣለሁ ሰውዬ ይሆናል አልንቀሳቀሰም ስሜት በስሜት መመለስ እሳት በእሳት መጨመር ነው። ስለዚህ ጸጥታን እመርጣለሁ ማለት ነው። ይሄ ብቻ ሳይሆን እኔንም ከኋላ ከመሳሳት ይጠብቀኛል ማለት ነው። ያው ስሜታዊ ሆኜ አላግባብ ቃላት ከተናገርኩኝ ያንንም ሰው ላስከፋ ስለምችል የኔም ህሊና እረፍት ሊያጣ ስለሚችል ያንን በጥንቃቄ ትኩረት ሰርቼ ሰጥቼ ነው የማዳምጠውም የማደርገውም ማለትነው። እንዲሁም ቅሬታ ሲቀርብ ቦታን ግዜን እጠነቀቃለሁ። በህዝብ ፊት የሚቀርብ ቅሬታ ብዙ ጊዜ ሰውን ያሳፍራል። እኔ ካልሆነ በስተቀር በግል ቦታ መነጋገርን እመርጣለሁ። እንደዚሁም ሁለታችንንም ስንነጋገር መነጋገር እንደሚሻል ካስፈለገ ጊዜ እጠይቃለሁ ማለት ነው። ይሄ ውይይት እንዳይለወጥ ይረዳል። ሌላ አስፈላጊ ነገር መመርመር ነው። እያንዳንዱ ቅሬታ ትክክል አይሆንም፤ እያንዳንዱም ትክክለኛም አይሆንም እኔ ሁኔታውን እመረምራለሁ ሌሎችም እንደም እንደምጣ አዳምጣለሁ ማስረጃ ካለ እመለከታለሁ ይሄ በስራ ቦታ ላይ በተለይ አስፈላጊ ነው። ምክንያቱም ውሳኔ ሲሰጥ ፍትሃዊ መሆን ስላለበት ማለት ነው። ከዚህ በኋላ የተወሰኑ ውሳኔ እወስዳለሁ። ሁሉን ሰው ማስደሰት እንደማይቻል አውቃለሁ ግን ውሳኔ ለምን እንደተወሰነ በግልጽ እገልጻለሁ ሰዎች ከውሳኔ ይልቅ የሂደቱን ፍትሃዊነት ይቀበላሉ። ስለዚህ ለምን ይሄ የሚል የጥያቄ እንዳይቀርብ እጠነቀቃለሁ ማለት ነው። ቅሬታ ከተፈታ በኋላ መከታተል እጅግ አስፈላጊ ነው። የተስማማነው መፍትሄ ተፈጻሚ መሆኑን እመልሳለሁ። ነገሮች በየ በእውነት ተሻሽሎ እንደሆነ እጠይቃለሁ። የተጨማሪ ቅሬታ እንዳይፈጠር ይከለክላል፣ መተማመን እና ያጠናክራል።

አዎ። በእጅ መሸመን አውቃለሁ በእጅ መሸመን ባህላዊ ጠቃሚና ትግስት የሚጠይቅ ጥሩ ስራ መሆኑን አውቃለሁ። በእጅ መሸመን ማለት ክር በክር በመጣመር ልብስ ጨርቅ ክብደት ያላቸው እቃዎች ወይም ማስገጫዎችን መስራት ነው ይህ ስራ። በኢትዮጵያ እንደ ጋቢ ነጠላ ሻማ ቁጥቋጦ እና ሌሎች ባህላዊ ልብሶችን ማምረት ውስጥ ታላቅ ሚና አለው ማለት ነው። መጀመሪያ በእጅ መሸመን ትዕግስት ያስተምራል አንዳንድ ጨርቅ ለመጨረስ ብዙ ጊዜ ትኩረትና ጥጋት ያስፈልጋል። ክር በትክክል ካልተያዘ ወይም ካልተደራጀ ጨርቁ ሊበላሽ ይችላል ማለት ነው። ስለዚህ መሸመን ሰውን እንዲጠነቀቅ እንዲቆይና ነገሮች በትክክል እንዲከናወኑ ያደርጋል ማለት ነው። ሌላው በእጅ መሸመን የፈጠራ ችሎታና ያበረታታል መሸመኛ ቀለም ነድፍ እና አቀራረብ በራሱ ሀሳብ ሊመርጥ ይችላል ማለት ነው። አንድ ጨርቅ ብቻ ሳይሆን በውስጡ የተሸማ ታሪክ መልእክትን ይይዛል አንዳንድ ንድፎች ባህልን ይወክላሉ አንዳንዶች ደግሞ የልዩ አካባቢ መለያ ይሆናሉ ማለት ነው። በእጅ መሸመን ከኢኮኖሚያዊ አንፃር ትልቅ ጥቅም አለው ብዙ ሰዎች መሸመንን እንደ ሙያ በመውሰድ ራሳቸውን ቤተሰባቸውን ያስተዳድሩበታል ማለት ነው። በተለይ በገጠር አካባቢ መሸመን ገቢ ምንጭ ነው ዛሬም በባህላዊ ልብሶች በገበያ ላይ ከፍተኛ ፍላጎት ስላላቸው ሸማኞች ስራቸውን በትግስት እየቀጠሉ ይገኛል ማለት ነው። በእጅ መሸመን ባህልን ይጠብቃል ይሄ ክህሎት ከአባት ወደ ልጅ ከእናት ወደ ልጅ የሚተላለፍ ባህላዊ ትምህርት ነው። ዘመናዊ ማሽኖች ቢበዙም በእጅ የተሰሩ ጨርቅ ያለው ዋጋን ክብር አይቀንስም ምክንያቱም በእጅ የተሰራ ነገር ውስጡ ሰውነት ትዕግስትና ፍቅርን ይታያል ማለት ነው። በእጅ መሸመን ከስነልቦና አንፃር ጥቅም አለው መሸመን ሰውን ያሳርፋል አይምሮንም ያጸናል ክር አያያዝ መስራት ትኩረት ይጨምራል ጭንቀት ይቀንሳል ብዙ ሰዎች መሸመን እንደ መዝናኛ ወይም እንደ መፍትሄ እና ያው ጥሩ ሙያ አድርገው ይወስዱታል ይጠቀሙበታል ማለት ነው። መሸመን ሂደቱ ራሱ የሚያስተምር ነው መጀመሪያ ክር ማዘጋጀት መዘርጋት እና ማደራጀት ያስፈልጋል ከዛ በኋላ ንድፍ መምረጥ ወይም ዲዛይን መምረጥ ማለት ነው መሸመኛውን ማዘጋጀት እና በትክክል መጀመር ይመጣል ማለት ነው። ሁሉም ደረጃ ትኩረት ይፈልጋል አንዳንድ ስህተት እንኳን መመለስ ሊያስፈልግ ይችላል ማለት ነው። ሌላው በእጅ መሸመን ማወቅ ብቻ ሳይሆን በትዕግስትና ትኩረት የሚጠይቅ ችሎታ ነው። ሰው በእጁ ሊሸምን ስራውን በፍጥነት አይጨርስም እያንዳንዱ ክር በሌላው ላይ ትክክለኛ መቀመጥ አለበት ማለት ነው። ይሄ ሂደት አይምሮን ያረጋግጣል ሰውንም ከእለታዊ ጭንቀት ያርቃል ማለት ነው ብዙ ጊዜ ሰዎች መሸመንን እንደ መዝናኛ ይመለከቱታል ነገር ግን በውስጡ ትልቅ ትምህርት አለው ማለት ነው። በእጅ መሸመን የሚያስፈልጉ መሳሪያዎች ቀላል ቢመስሉም እጅግ አስፈላጊ ናቸው ክር መርፌ መቆራረጫና መለኪያ እንደ መሰርታዊ መሳሪያዎች ናቸው ማለት ነው። እያንዳንዱ መሳሪያ ትክክለኛ ሲሆን የመጨረሻው ውጤት ውብና ጠንካራ ይሆናል የተሳሳተ መርፌ ወይም የማይመጣ ክር መጠቀም ስራውን ሊያበላሽ ይችላል ማለት ነው። እንዲሁም መሸመን ሲጀመር መጀመሪያ መለማመድ አለበት ቀላል ንድፍ መጀመሪያ እጅ ይለማመዳል ከዚያ ቀስ በቀስ ወደ ውስብስብ ንድፎች ይሄዳሉ በመጀመሪያ ስህተት መስራት የተፈጥሮ ነው እነዚህ ስህተቶች ግን ለመማር መንገድ ናቸው። ሰው ትዕግስት ካለው ብቻ በኋላ በእጁ የተሰራ ስራ ላይ ደስታ ያገኛል በእጅ መሸመን ባህላዊ እሴትንም አለው በኢትዮጵያ ብዙ አካባቢዎች መሸመን ከትውልድ ወደ ትውልድ የሚተላለፍ እውቀት ነው ልብስ ሻማን እና ሌሎች የባህላዊ እቃዎች በእጄ ተሰርተው ይጠቀማሉ ይሄ ስራ ባህላችንን ይጠብቃል ለአዲስ ትውልድም መንከባከብን ያመጣል ማለት ነው። ከኢኮኖሚያዊ አንፃር ሲታይ በእጅ መሸመን የገቢ ምንጭ ሊሆን ይችላል በተለይ በገጠር አካባቢ ለብዙ ቤተሰቦች ተጨማሪ ገቢ ይፈጥራል በእጅ የተሰራ እቃ በገበያ ላይ ልዩ ዋጋ አለው ምክንያቱም የሰው ጥረት እና ጊዜ በውስጡ ተካቷል ሰዎች እንደ ፋብሪካ እቃ ሳይሆን በእጅ የተሰራ ነገር መግዛት ይመርጣሉ ማለት ነው። በእጅ መሸመን እቃውን ሰውን ያረጋግጣል ፈጠራን ያበረታታል ባህልን ይጠብቃል የራስ እጅን ስራን ማየት የሚመስል ደስታ የለምና እኔም በእጅ መሸመን እንደ ችሎታ ብቻ ሳይሆን እንደ ህይወት ትምህርት እመለከተዋለሁ